አዎ በገበያ ወጋ መደራደር እችላለሁ። ምክንያቱም ገበያ ላይ ያለ ድርድር ግዢ የሚፈጸም ከሆነ። አንዳንድ ጊዜ የተለየ ወይም የሚስበልገው ወጪ በላይ መውጣት ስለ ሊያደርግ ስለሚችል። በዋጋ መደራደር ትክክለኛ ዋጋውን የጠበቀውን ወይም ደግሞ ለዛ ቅርብ የሆነ ዋጋ ላይ ለመድረስ ስለሚያመች። በዋጋ ተደራርሮ መግዛትን እመርጣለሁ። ስለዚህ ሁል ጊዜ እኔ ገበያ ስወጣና እቃዎች በመገዛበት ጊዜ የሆነ የዋጋ መደራደር ችሎታ በማዳበሪ ምክንያት። ያንን ሁል ጊዜ በግዥዎች ላይ እጠቀማለሁ። ስለዚህ ጥሩ የመደራደር ችሎታ አለኝ ብዬ አስባለሁ።

እሺ አመሰግናለሁ የምትወደው ቁጥር ስንት ነው ለሚለው ጥያቄ እንግዲህ። ቁጥሮች ያው በህይወታችን ውስጥ በየቀኑ እንጠቀማለን ለተለያዩ አላማዎች። እድሜያችንን ሰዓት ለመናገር። ቀን ለመናገር ዓመተ ምህረቶችን ለማስታወስ ውጤት ለመናገር። ገንዘብ ነክ ነገሮችን ለመገበያየት እና ከተለያዩ አላማዎች ስናውል። ስልክ ቁጥር ለመናገር እንዲሁም። ሌሎች የተለያዩ የእለት ተእለት ተግባሮችን ለማከናወን ቁጥሮችን እናካትታለን በየተግባራችን ላይ። ስለዚህ እኔም ቁጥሮችን እጠቀማለሁ። የምወደው ቁጥር ሰባት ቁጥር ነው። እኔ የምወደው ለምንድነው? ያው ሰባት ቁጥር ብዙ ቦታዎች ላይ ብዙ ትርጉም አለው። በመጀመሪያ ሰባት በብዙ ሰዎች ዘንድ የእድል ቁጥር ሆኖ ይወሰዳል። ስለዚህም አንዱ ምክንያቴ እሱ ነው። ጥሩ እድል ይዞ ይመጣል ተብሎ እንትን ይላል ሌላኛው የተስፋ ቁጥር ነው ተብሎ ይወሰዳል። ስለዚህም በዚህም ምክንያት ሰባት ቁጥርን እወዳለሁ። ሌላኛው ደግሞ በሰባት ቁጥር ጋር የተያያዘው ነገር። በተፈጥሮ ውስጥ ሰባት ቁጥር በብዙ መልኩ ይታያል ለምሳሌ የሳምንቱ ቀናቶች ሰባት ናቸው። የቀለም የቀለም አይነቶች ዋና ዋናዎቹ ወይም ደግሞ በተለምዶ ቀስተ ደመና የምንለው ሰባት ናቸው። ሌላኛው ደግሞ በቀን ውስጥ ወይም ደግሞ ሰው ራሱ በሰባት ቁጥር እንደሚመስል የተለያዩ መዛግብት ይጠቁማሉ። በሰው አካሉ ውስጥም የተለያዩ ሰባት ቁጥርን የሚወክሉ ነገሮች አሉ። ስለዚህ ሰባት ከሌሎች በተለየ ብዙ ቁም ነገሮችን እና ሚስጥሮችን የያዘ ስለሆነ ሰባት ቁጥርን እወዳለሁ። ሌላ ለምሳሌ በትምህርት እና በሳይንስ በኩል ብንሄድ ደግሞ። ትልቅ ቦታ አለው ሰባት ቁጥር እንደሚታወቀው ለምሳሌ የሰው አይምሮ በአንድ ጊዜ ሰባት ነገሮችን በቀላሉ ማስታወስ እንደሚቻል ይነግረናል ሳይንስ። ሌላኛው ሙዚቃ ለምሳሌ ሰባት መሰረታዊ ኖቶች አሉት። ዶሬሚፋሶላሲዶ የሚለው ማለት ነው። ስለዚህ ይሄም አንዱ ትልቁ ነገር ነው። ሌላው በግል ህይወቴ ላይ ብዙ ትርጉሞችን እንትን ይላልኛል ይገልጽልኛል። ሌሎች የምወዳቸው ቁጥሮችም ይኖራሉ። ሌሎች ሰዎችም ሰባት ቁጥርን ይወዳሉ በርግጥ እንዴት አይደለም እንዲወዱ። አንዳንዶች አንድ ቁጥርን ሊወዱ ይችላሉ። ምክንያቱም ያው አንድ የመጀመሪያ ፊደል ወይም ቁጥር ስለሆነች የቁጥሮች መጀመሪያ ስለሆነች ብዙ ሰው ይወዱታል። ሌሎች ደግሞ አምስት ቁጥርን ብዙ ጊዜ ይወዳሉ ሲሉ እሰማለሁ። ከስራ ሀይል ወይም እንቅስቃሴን ስለሚያመለክት ነው ይላሉ። አንዳንዶች ደግሞ አስርን ይመርጣሉ የሙሉ ቁጥርነት ባህሪ ስላለው። እሱም ደስ ይላቸዋል በዚህም ምክንያት ብዙ ጊዜ አስር ቁጥር ይወድዳል። ቁጥሮች ከሰዎች ስሜት እና ተሞክሮ ጋር ግንኙነት ስላላቸው ያው ሁሉም ምርጫው የተለያየና እንደየፍላጎቱና እንደየአሳለፈበት ነገር ይወሰናል ማለት ነው። እንደመጨረሻ ግን ያው የምለው ነገር ቢኖር። የምወደው ቁጥር ያው ሰባት ቁጥር ሆኖ እንዳለ ሆኖ። ይሄ ጥያቄ ግን ብዙ ነገሮችን ሊያካትት ይችላል። ስለሰው ባህሪ ስለልምድ ስለህይወት ስላለው እይታ ራሱ ገላጭ ነው ብዬ አስባለሁ። አንድ ሰው ስለ ቁጥር ያለውን አመለካከት የሚገልጽበት ሰዓት። ስለዚህ ሁሉም ሰው ይሄንን ነገር ቢያስብበት እና ከቁጥሮች ጋር እና ስለ ህይወታችን ያለው ግንኙነትን ማሰላሰሉ ጥሩ ነው ባይ ነኝ። አመሰግናለሁ።

እሺ አመሰግናለሁ ለዚህኛው ጥያቄ ደግሞ ምንድነው የሚለው ምን አይነት ዳቦ ትወዳለህ ነው የሚለው? በጣም አስደሳች እና ኢንተረስቲንግ ወይም ደግሞ ሳቢ የሆነ ጥያቄ ነው። ለዚህም የምሰጠው መልስ እንግዲህ እንደሚከተለው ይሆናል። ዳቦ ምንድነው ከሚለው እንነሳለን ዳቦ ለብዙ ሰዎች ያው ቀላል ምግብ ነው። ነገር ግን እኔ ዳቦ ከዚህም በላይ ብዙ ነገር አለው ብዬ ነው የምገምተው። ዳቦ ህይወት ነው። ዳቦ አይደለም ቤተሰብን የሚያገናኝ ነገር ነው። በአለም ላይ ብዙ አይነት የዳቦ አይነቶች ይታያሉ። በአንዳንድ ሀገሮች ወይም ደግሞ አሁን በሀገራችን ለምሳሌ እንጀራን ብዙ የውጪ ሰዎች እንደ ዳቦ ብለው ይጠሩታል። በሌሎች ሀገራቶች ደግሞ ከስንዴ የሚዘጋጀውን ዳቦ ይባላል በእኛም ሀገር እሱን ዳቦ ብለን እንጠራዋለን። በአንዳንድ ሀገራቶች ደግሞ ኬክ ወይም ደግሞ ጣፋጭ ምግብንም ጨምሮ ዳቦ ተብሎ ይቀርባል። እኔ የምወደው በግሌ በስንዴ የሚሰራውን ወይም ደግሞ በፍርኖ ዱቄት ተዘጋጅቶ ተጋግሮ የሚቀርበውን ዳቦ እወዳለሁ። በልዩ ሁኔታ ደግሞ በሀገራችን በበሃላችን የሚታወቀው ድፎ ዳቦ ተብሎ የሚጠራው በኮባ ተጠቅልሎ የሚዘጋጀውን ዳቦ በእጅጉ ነው የምወደው። በመጀመሪያ ለጣዐሙ በጣም ደስ ይለኛል። ደግሞ ያለው ሽታ እና እንደዚህ ከበዓል ጋራ ተያይዞ እንትን ይላል ያስታውሰኛል። ለተለያዩ ልዩ ዝግጅቶች ስለሚቀርብ በዚህ በዚህ ድፎ ዳቦ እወዳለሁ። ሌላው ሲቆረጥ ከጠላ ጋራ አንድ ላይ ሲበላ ያለው ጣዕም ልዩ ነው። ከዚህ በተረፈ ደግሞ ዳቦ እና ጤንነትን አያይዘን ብንወስድ የእህል ዳቦ ለጤና በጣም ጠቃሚ ነገር ነው ብዬ ነው የማስበው። በውስጡ ብዙ ፋይበር ቫይታሚን እና ሀይል ሰጪ ንጥረ ነገሮችን የያዘ ስለሆነ ዳቦ በጣም ብዙ ነገሮችን ጠቃሚ ነገሮችን ይሰጠናል ለጤናችን ብዬ ነው የማስበው። ሰውነታችን እንዲጠነክር ያደርጋል። ከሁሉ በላይ ደግሞ ለረሃብ እንዳንጋለጥ ወይም ደግሞ ዳቦን በምንበላበት ጊዜ ረሃብ ይቀንስልናል ቶሎ ሀይልም እናገኛለን። ለስራና ለትምህርት ሀይል ይሆነናል። በተለይ ተማሪ ለሆነ ደግሞ ለተማሪዎች ሁል ጊዜ ዳቦን ጠዋት ጠዋት መመገብ አይምሮን ያነቃቃል። ስለዚህ ለሰው ልጅ ጤንነት ከፍተኛ አስተዋጽኦ እንዳለው ነው የምገነዘበው ማለት ነው። ዳቦ ሌላው ከቤተሰብ ጋር እንኳን አያይዘን ማየት ብንችል ዳቦ ምግብ ብቻ አይደለም። ትውስታም ጭምር ነው ቅድም እንደተናገርኩት ድፎ ዳቦ ለምሳሌ በተለያዩ በዓላቶች እና ዝግጅቶች ጊዜ የሚቀርብ ነገር ነው። አዘገጃጀቱም ለየት ስለሚል ልዩ ትውስታን ይሰጣል። ስለዚህ በብዙ ቤቶች ዳቦ ሲበላ ቤተሰብም አብሮ የመቀራረብና የመተሳሰብ እንዲሁም አንድ ላይ የመሆንን ነገር ያበረታታል። እናቶቻችንም ዳቦ ሲጋግሩ ያለው ሽታ ቤቱን ሙሉ ሙሉውን ያውዳል ስለዚህ ይሄም አንዱ ልዩ ከቤተሰባዊና ከማህበራዊ እንትኑ ስንነሳ የምናገኘው ጥቅም ነው ማለት ነው። የተለያዩ የዳቦ አይነቶች አሉ። ነጭ ዳቦ አለ። ጣፋጭ ዳቦ አለ የዱቄት አለ። የተጠበሰ ዳቦ አለ። የእህል ዳቦዎች አሉ የተከተለያዩ የሚዘጋጁ እነኚህም የተለያየ ያደርጋቸዋል። ሰዎች የሚወዱት እንግዲህ ዳቦ በየባህላቸው ጤናቸውን በሚመች መልኩ

እሺ አመሰግናለሁ። አሁን ደግሞ ሰዎችን እንዴት ታስተዋውቃለህ የሚል? ጥያቄ ነው የቀረበልኝ እንግዲህ ብዙ ጊዜ ሰዎችን በተለያየ መንገድ ማስተዋወቅ እንችላለን። ይህንንም ስንል ሰውን መጀመሪያ መረዳት አለብን። እንዴት ነው የምንረዳው? ሰዎችን ለማስታወቅ መጀመሪያ ያለ ማድረግ ያለብኝ ነገሮች አሉ። ሰውን እንደ ሰው ማየት ቅድሚያ መስጠት ያለበት ነገር ነው። አክብሮት መስጠት ማለት ነው። ሰውን በሀብቱ በትምህርቱ በስራው ወይም በሁኔታው ላይ ወይም ደግሞ አሁን ባለው ምልከታ ብቻ ገምተን ማስቀመጥ የለብንም። እያንዳንዱ ሰው የራሱ የሆነ ታሪክ አለው። ስለዚህ የተለያየ ህመም አሳልፎ ሊሆን ይችላል። በውስጡ የተለያየ ተስፋ አለው ህልሞች አሉት። ስለዚህ እነኚህን ነገሮች ሁሉ ያንን ሰው ከማስተዋወቃችን በፊት ቀርበን በመረዳት እና ጠለቅ ያለ ግንዛቤ ስለ ሰውየው በመውሰድ ነው። ሰውን ወደ ማስተዋወቅ መግባት ያለብን ብዬ አስባለሁ። ስናደርግ በሰላምና በክብር በመቅረብ መሆን አለበት። ሰውን ለማስተዋወቅ መጀመሪያ መክፈቻው ወይም ደግሞ መጀመር ያለበት ከሰላምታ ነው። ሰላምታ ደግሞ እንዲሁ ዝም ብሎ የሚደረግ ነገር ሳይሆን በታላቅ አክብሮት መሆን አለበት። ሰላም እንግዲህ እንደሚታወቀው ሰውን ደስ ያሰኛል ዝግጁ ያደርጋል ለመጣበት አላማ የተቻለውን ነገር አድርጎ እንዲሄድ ያበረታታል ሌላኛው ደግሞ ፍርሃቱንም እንዲቀንስ ያደርግለታል ማለት ነው። አንድን ሰው ስንጋብዝ ስናስተዋውቀው ፈርቶ ከነበረ ከአካባቢው ጋር እንዲላመድ መንገድ እንሰጠዋለን ማለት ነው። ይሄም አንዱ ትልቁ ጥበብ ነው። ሌላ ደግሞ እንዲናገር እናበረታታለን በውስጡ የተለያዩ ሀሳቦች እውቀቶች እና ልምዶች ሊኖሩት ይችላሉ። ስለዚህ እንዲናገር ያበረታታዋል። ይሄንን ሰው በአግባቡና አክብሮት በተላበሰ መልኩ ሰላምታ ሰጥተን በምናቀርብበት ጊዜ ማለት ነው። ከዚህም ደግሞ ሌላ ተስፋ እንሰጠዋለን። የበለጠ ለተጠራበት አላማ በትጋትና በቀናዊ በሆነ ስሜት እንዲናገርና እንዲተገብር እድብ ይሰጣል ማለት ነው። ሌላኛው ማድረግ ያለብን ነገር መስማት ነው። ሰዎችን ስናስተዋውቅ አስተዋውቀንም እነሱ ንግግር ሲጀምሩ ጆሮአችንን ከፍተን መስማት ወይም ደግሞ በትኩረት ማዳመጥ ያስፈልጋል ማለት ነው። ብዙ ሰዎች መናገር ይችላሉ ግን ለመስማት አይችሉም። እኔ እንደተገነዘብኩት ማዳመጥ በጣም ትልቁና ዋነኛው ነገር ነው ብዬ አስባለሁ። እንደውም ከመናገር በፊት ብዙ ቦታውን የሚወስደው የማዳመጥ ክህሎት ማዳበር ላይ ነው። ብዬ አስባለሁ። አንድ ሰው የመስማት ወይም ደግሞ በትኩረት የማዳመጥ ችሎታ ካለው ጥሩ የመናገርና የማስተዋወቅ ሰዎችን የመረዳት ችሎታ ያገኛል። ብዬ ስለማስብ። ከሁሉ በፊት መቅደም ያለበት ስለ ነገሩ ወይም ስለ ሰውየው በደንብ በትኩረት ማዳመጥ ሰውየው የሚናገረውን ነገር መስማት ትልቅ አስተዋጽኦ አለው ብዬ አስባለሁ። ሌላኛው አካላዊ ቋንቋን መረዳት ነው። ምን ማለታችን ነው? ሰዎች ሲናገሩ በቃላት ብቻ አይናገሩም። አይኖቻቸው ይናገራሉ ፊታቸው እጃቸው አቀራረባቸው ሁሉም ነገር መልእክት አለው። ስለዚህ ያንን ቀርቦ የመረዳት ችሎታ በጣም ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። ስለዚህ እነኚህን ነገሮች አንድ ሰው በሚያደርግበት ጊዜ ጥሩ የመገንዘብና ሰዎችን የመረዳት እንዲሁም ከሰዎች ጋር ተቀራርቦ ለመስራት ትልቅ እድል ያመጣል። ሌላኛው ጥቅም እንግዲህ አስተሳሰብንም ያዳብራል። ከዚህ በተለየ መልኩ ደግሞ የሰውን አስተሳሰብ ደግሞ ሌላኛው ማክበር ያስፈልጋል። እኩል አይደሉም። ሁሉም ሰው የተለያየ ተሰጥኦ አለው። በአንዱ በኩል ጎበዝ ሊሆን ይችላል በአንዱ በኩል ደካማ ሊሆን ይችላል። ከእኛ የተቃረነ ሀሳብም ሊኖር